ምን ያህል ጊዜ መጽሐፍ ታነባለህ ብለህ ለጠየቅከኝ ጥያቄ? ብዙ ጊዜ መጽሐፎችን አነባለሁኝ። በጣም ብዙ ጊዜ ነው መጽሐፎችን የማነበው ማለት ነው። ያው ማንበብ እወዳለሁኝ። እነርሱም ደግሞ በጣም ብዙ አይነት መጽሐፎች ነው የማነበው። ለምሳሌ የትምህርት መጽሐፎች ማለት የአካዳሚ መጽሐፎች አሉ። እነርሱም በጣም ብዙ ጊዜ አነባለሁኝ። በትምህርት ሰዓት ላይ ማለት ነው ለፈተና ምናምን ሲሆን በቃ ለሚድ ኤግዛም ለፋይናል ኤግዛም በቃ በነዛ ለአጠቃላይ ፈተናዎች ምናምን በቃ በዛም ጊዜ ብዙ አነባለሁኝ። እንደውም ለጠቅላላው የማነባቸው መጽሐፎች አሉ። ለምሳሌ ከአካዳሚ ከ የም ከማነባቸው መዛፎች ውስጥ በጣም ደስ የሚለኝ መጽሐፍ የምወደው መጽሐፎች አሉ። ለምሳሌ አካዳሚ ላይ እየተማርኩ ዩኒቨርሲቲ ውስጥ እያሉኝ ፈንዳመንታል አካውንቲንግ ዋን እ እና ቱ የሚባሉ መጽሐፎች አሉ በቃ እነርሱ በጣም የሚመቹ መጽሐፎች ናቸው በጣም የማነባቸው መጽሐፎች ማለት ነው። እንደውም በቃ በጣም ደስ የሚል ትምህርት ነው አካውንታንት ትምህርት ነው እና በጣም ደስ የሚል ነው። እስቲ ደስ ስለሚለኝ በጣም ለብዙ ጊዜ አነበው ነበረ። በጣም ለብዙ ጊዜ ማለት ነው ግን ሪሲፕሎች ማርኬት የሚባል ትምህርት አለ። እሱንም በጣም አነባለሁኝ በጣም የማነበው መጽሐፍ ነው። እና እንደውም በቃ አንዳንድ ልቦለዶች አሉ። ለምሳሌ ከልቦለድ የሀበሻ ጀብድ የሚባል መጽሐፍ አለ። እንደውም ፍቅር እስከመቃብር ዋው የፍቅር እስከመቃብር ብቻ በጣም ይለያል። በጣም የምወደው መጽሐፍ ነው በጣም የምወደው ማለት ነው። በተለይ የታሪክ ፍሰቱን የጻፉበት መንገድ በቃ በጣም የሚያጓጓ አድርገው ነው የጻፉት። የእሰይ ታሪክ ፍሰቱ በቃ ይለያል በተለይ የሰብለ ወንጌልና የበዛብህ ታሪክ በቃ በዛብህ የፍቅራቸው ሁኔታ በቃ ኧረ ምኑ ምኑ በጣም ለመግለጽ ራሱ የሚከብድ ነው። በቃ የጻፉበት መንገድ በጣም ይለያል። እሱን መጽሐፍ በቃ በጣም ብዙ ጊዜ አነበዋለሁኝ በጣም ብዙ ጊዜ ማለት ነው። እና በጣም ብዙ ጊዜ ነው መጽሐፍ የማነበው። እንደውም በቃ አንዳንዴ ሃይማኖት አወይ መጽሐፎች አሉ። ያው የሚያምር መጽሐፎችን አሁን በተለይ የሃይማኖት መጽሐፍን እዛም ብዙ ጊዜ አነባለሁኝ ቁራኖችን ሀዲሶችን በጣም ብዙ ጊዜ አነባለሁኝ። እነሱንም አነባለሁኝ። እንደውም በቃ በጣም ብዙ አይነት ስምዛቦችን አነባለሁኝ። አይሰለቸኝም እንኳን መጽሐፍ ማንብብ በቃ አሁንማ እንደሱ ሚሆንብኝ እየመሰለኝ በቃ ብዙ ጊዜ አነባለሁ። ያው አንዳንዴ ብቻ የኔን አመም እያደረገኝ ብዙ መነፅር ካልለበስኩኝ አላነብም። አሁን ላይ እንጂ በጣም ብዙ ጊዜ አነበብ ነበረ አሁን ግን ትንሽ አይኔም ጋር ችግር እያመጣብኝ ስለሆነ ብዙ ያን ያህል አላነብም። እንጂ በጣም ብዙ ነበር በደንብ ነበር የማነበው ብዙ ጊዜ በጣም በጣም ብዙ ጊዜ ነበር የማነበው። እና ማንኛውም አብዛኛው መጽሐፍ ቢያነብ ጥሩ ነው። በቃ እኮ ትን ታነባለህ ራስህን ታውቅበታለህ በተለይ የሳይኮሎጂ መጽሐፍ ስታውቅ ስታነብ በቃ ማን ምን እንደሚያስብ በቃ ስለራስህ ስለሰው ማንነት በቃ የሚነግርህ መጽሐፍ ነው። በቃ ሳይኮሎጂ ማለት ነው በቃ ጥበብ ነው ሳይኮሎጂ ማንበብ ስታነብ ሙሉ ትሆናለህ የሚባለው ነገር እውነት ነው። ማንበብ አለበት የሰው ልጅ ካነበበ ራሱን ይቀይራል። ካላነበበ አይቀይርም። ለምሳሌ በአካዳሚም በትምህርትም ጉዳይ አንድ ሰው ካነበበ ጎበዝ ነው ካላነበበ ሰነፍ ነው። ማንበብ አለበት። ካላነበብክ ምንም የምታመጣው ነገር ስለሌለ ማንበብ አለብህ። አንድ ሰው ልዩነቱ ባነበበና ባላነበበ ሰው ልዩነት ማየት መካከል ያለው ልዩነት። ስንፍና አይደለም በቃ ካነበበ ይጎብዛል ካላነበበ ይሰንፋል በቃ ይሄ ነው። ይሄ የሰው ልጅ ሰነፍ ነው ማለት አይደለም ማንበብ እና ያለማንበብ ጉዳይ ነው። ስለዚህ ማንበብ በጣም አስፈላጊ ነው። በቃ ማንበብ ማንበብ አሁንም ማንበብ ነገም ማንበብ ከነገ ወዲያም ማንበብ ያስፈልጋል። በቃ ምክንያቱም ሙሉ ትሆናለህ ባነበብከው ቁጥር ለመለወጥ ትጥራለህ ያነበብከውን ለመተግበር ትሞክራለህ በቃ። ይኸው ሁሉን ነገር እያለ በቃ እሱን ነገር ካሳካ ምንም የሚያስጨንቅ ነገር የለም ማለት ነው። ስለዚህ እኔ በጣም ብዙ ጊዜ ነው መጽሐፍ የማነበው ማለት ነው። በተለይ አሁን ሳይኮሎጂ የፍቅር ሳይኮሎጂ ራሱ ያነበብኳት መጽሐፍ በቃ ትለያለች። የተቃራኒ ጾታ ሳይኮሎጂ የምትል ነገሮች በቃ ማን ምን ያስባል ስላንተ ሴቶች ስለወንድ ወንዶች ስለ ወንዶች ምን ያስባሉ? ወንዶች ስለ ሴቶች ምን ያስባሉ? በቃ ይህ ሁሉ ሳይቀር ያነበብኩት በዚያ በኩል በቃ እውነት ነው አብዛኛው ነገር እውነት ነው። አብዛኛው ሰው ላይ የሚታይ ነገር ነው በቃ የጻፉት ነገር። እሱን ነገር አይተህ ስታየው በቃ ምን እንደሚጽፉ ምን እንዲህ እያሰቡ እንደሆነ

በእጅ የሚሰራ ስራ ታደርጋለህ ብለህ ለጠየቀኝ ጥያቄ አዎ በእጅ የሚሰራ ስራዎችን አደርጋለሁኝ በጣም ብዙ በእጅ የሚሰሩ ስራዎች አሉ። እጅ ስራ ካልከኝ ግን በጣም እጅ ስራዎች አሉ። ለምሳሌ ለዳንቴል ምናምን አለው ለምሳሌ ዳንቴሎችን እሰራለሁኝ ምንም ወንድ ቢሆንም ግን ለሴቶች ይሰራሉ ትምህርት ግን ቢሆንም ብዙ ዳንቴሎችን እሰራለሁ። ለእናቴ ለምሳሌ ብዙ የዳንቴል ብዙ ቢፈጅብኝ ማተር ስራ ይባላል ያንተ ይላል በቃ በሆነ በጥላ እንጨት ምናምን ነገር ነው። የሚሰማው በቃ በጣም ደግሞ ስለ ልብስና ለዳንቴልነት ምናምን ብዙ ጊዜ ይጠቀሙታል እናቶች ማለት ነው። ለእናቴ በቃ እሷን ለማስደሰት ስል ብዙ ጊዜ የሰራሁት ስራ ነው ዳንቴል ማለት ነው። እሱን ስራ እሰራለሁኝ እንደውም የሽመና ስራዎች አሉ። ያው እኔ ሽመና ባልችልም በቃ በጣም ምገርም ስራ ነው ሽመና። ሰው ለምሳሌ በእጅ የምሰራ ነው ግን አሁን ለምሳሌ የገበሬ ስራዎችን በእጅ የሚሰሩ ገበሬ ስራዎች አሉ። ለምሳሌ አቼ ዳም በእጅ ነው የሚሰሩት እርሻም በእጅ ይሰራል በቃ በእጅ የሚሰሩ በጣም ብዙ ስራዎችን ይሰራሉ። ለምሳሌ አጨዳም በእጅ ነው የሚታጭደው አጨዳ ስታጭድ በቃ እጅ ጡንቻህ ጥንካሬ ይጨምራል። እንደውም በቃ በጣም ብዙ ነገር አለ እጅ ስራ በእጅህ ስለምትሰራ ማለት ነው። እጅህ ስለምታጭድ እነሱ ነገሮች አሉ። በጣም ብዙ በጣም ብዙ አሉ በእጅ የሚሰሩ ስራዎች ማለት ነው። እነሱን ስራዎች እሰራለሁኝ አረ በጣም ብዙ ነገሮች አሉ በቃ በጅ የሚሰሩ ስራዎች ማለት ነው። በቃ ቀለል አድርጎ ማንኛውም ሰው ሊሰራቸው የማይችሉ ስራዎች እራሱ አሉ። በቃ ለምሳሌ በእጅ የሚሰሩ ስራዎች የሽመና ስራ አለ በቃ ሽመና የምገርም ስራ ነው። በቃ ስልህ አሁን ዳንቴል ኩታ ምናምን ጥልፍ ምናምን የሚሰሩ ሰዎች አሉ። እነዛ ስራዎች አሉ አሁን እነዛ በጣም ብዙ ስራዎች ናቸው። እነሱን ለመትራት በቃ በጣም ብዙ ነገር ያስፈልጋል በጣም ማለት ነው። እነሱን ነገር መስራት አለብን ብዬ አስባለሁኝ ሁላችንም እንስራ።